በአካባቢየ ብዙ ድልድዮች አሉ እነዛ ድልድዮች ሰዎች ከአንድ ቦታ ወደ አንድ ቦታ እንዲሻገሩ ሚጠቅማቸው ነው። ይሄ ድልድይ ከድንጋይ የተሰራ ከድንጋይ እና ከሲሚንቶ። የተሰራ የድልድይ ሲሆን አልፎ አልፎ ደግሞ በእንጨት ርብራብ በማድረግ የተሰሩ ድልድዮች አሉ። አብዛኛው ጊዜ ወንዞች ምናምን ስላሉ በእኔ አካባቢ ድልድዮች አሉ። እነዛ ድልድዮች ሰዎች ከብቶች እንስሳቶች እንዲሻገሩ ይረዳቸዋል ማለት ነው። በእኔ አካባቢ በአብዛኛው ድልድይ ያለበት አካባቢ ነው። ተራራማ ወንዞች ስላሉ ከአንድ ከአንደኛው ቦታ ወደ አንደኛው ቦታ ለመሻገር ይጠቅመናል።

የድርጅቶች ዝግጅቶች ላይ አብዛኛው ጊዜ እሳተፋለሁ እኔ ከምሰራው ስራ ጋር ከቢሮ ስራዬ ጋር ከተለያዩ ድርጅቶች ጋር የተለያዩ ስራዎችን አብረን እንሰራለን በጋራ እንዲሁም ተማሪ በነበርኩበት ጊዜ በበጎ ፍቃድ አገልግሎት እሳተፋለሁ እና የተለያዩ የድርጅቶችን በበጎ ፍቃድ አገልግሎት በመሳተፍ ከድርጅቶች ጋር እሰራለሁ ማለት ነው። ይህ ደግሞ በጣም ከሰዎች ጋር እንድተዋወቅ እንድግባባ ይጠቅመኛል ማለት ነው። ስለዚህ ከድርጅቶች ጋር በጋራ መስራት በጋራ የተለያዩ ክፍተቶችን የእውቀት ሽግግሮችን ለማግኘት ይጠቅማል ስለዚህ የተለያዩ ድርጅቶች አብረው ቢሰሩ እመክራለሁ።

እኔ አብዛኛው ጊዜ የምወደው እንስሳት አንበሳ ነው አንበሳ ለእንስሳቶች ሁሉ ግርማ ሞገስን የሚሰጥ ትልቅ ጉልበት ያለው እና ብዙዎች የሚፈሩት እንስሳ በመሆኑ። አንበሳን በጣም ከምወደው እንስሳት ውስጥ አንዱ ነው። አንበሳን ሁሉም እንደ ትልቅ ነገር እንደ ምሳሌ ይጠቀሙታል። ስለዚህ አንበሳ ከእንስሳቶች ሁሉ ለየት የሚያደርገው በጉልበቱ በአቅሙ በመጠቀም እና ትልቅ ሀይል ያለው ጉልበት ያለው እንደዛ ይታሰባል። ስለዚህ አንበሳ የጀግኖች ጀግና ተደርጎ ይታሰባል ማለት ነው። ስለዚህ ጠንካራም እንደጠንካራም ሰራተኝነትም ሲታሰብ እንደ አንበሳ እንደ ጀግና ተብሎ ይታሰባል ማለት ነው። ስለዚህ አንበሳን ከሁሉም እንስሳቶች አስበልጬ በጣም ነው የምወደው እና ደስ ይለኛል ሳየው ሁሉ አመሰግናለሁ ስለጠየቀኝ።

የስልክ ካሜራ እጠቀማለሁ የምጠቀመውም ፎቶ ለማንሳት የተለያዩ ዶክመንቶችን ፎቶ ለማንሳት እና የቪዲዮ ለመቅዳት እጠቀማለሁ ስለዚህ የስልኬ ካሜራ በጣም ቆንጆና ጥራት ያለው በመሆኑ አብዛኛው ጊዜ የተፈጥሮ ገጽታዎችንም ሳይ አነሳለሁ በፎቶ በቪዲዮም ሪከርድ አደርጋለሁ ማለት ነው በቪዲዮ እይዘዋለሁ። ስለዚህ የስልክ ካሜራ በጣም ንፁህና ጥራት ያለው በመሆኑ ብዙ ጊዜ እንደዚህ የተፈጥሮ ነገሮችን ፎቶዎችን ዶክመንቶችን ለመላላክ አነሳለሁ ማለት ነው። ይሄን ጥያቄ ስለጠየከኝ አመሰግናለሁ።

የቀን መቁጠሪያ እጠቀማለሁ የቀን ከለት ተግባሮችን ለማከናወን ቀኖችን የቀን መቁጠሪያ እጠቀማለሁ አብዛኛው ጊዜ። በዓላት ምንቀን ላይ እንደዋሉ የእረፍት ቀኔ መች ቀን እንደሆኑ እና የቢሮ ስራዎቼን እምሰራውቸው በፕሮግራምስ በመሆኑ ምክንያት። የቀን መቁጠሪያ አብዛኛው ጊዜ እጠቀማለሁ ማለት ነው። ስለዚህ የቀን በአግባቡ ቀና ቀናቶችን ለመጠቀም ይረዳናል ማለት ነው። ስለዚህ የቀን መቁጠሪያ መጠቀም በጣም ጥሩ ነው። ሁሉም ሰው በቀን መቅጠሪያ ተጠቅሞ ተግባራቶቹን በ አግባቡ ቢከናውን ጥሩ ነው ብዬ እገምታለሁ። አመሰግናለሁ።

እኔ ልደቴን የማከብረው የተለያዩ ዝግጅቶችን በማዘጋጀት የተለያዩ ኬኮች ጣፋጭ ነገሮች መጠጦች የመሳሰሉትን በማዘጋጀት ከቤተሰቦቼ ጋር በመሆን። ይሄንን የልደቴን አከብራለሁ ማለት ነው። በልደቴ ጊዜ ቤተሰቦቼ ይገኛሉ። ወዳጅ ዘመዶቼ ጓደኞቼ የመሳሰሉት ሰዎችን በሚገኙበት ቦታ። አከብራለሁ ማለፍ ነው። ስለዚህ ልደቴን በዚህ ሁኔታ ነው የማከብረው። ስለጠየከኝ በጣም አመሰግናለሁ። ይሄን የልደቴን አከባበር በተመለከተ በአመት አንዴ ጥር ስድስት ቀን የተወለድኩበትን ቀን አመስ አከብራለሁ ማለት ነው።

የመንገድ ላይ ምግቦችን አብዛኛው ጊዜ እገዛለሁ። በመንገድ ላይ ወደ ቢሮ ስሄድ የስራ ሰዓት ሲረፍድብኝ አብዛኛውን ጊዜ የመንገድ ላይ ምግቦችን እጠቀማለሁ። እነዚህ የመንገድ ላይ ምግቦች በጣም ፈጣን እና ጊዜ ለመቆጠብ ስለሚጠቅሙኝ እጠቀማለሁ አብዛኛው ጊዜ ስለዚህ እነዚህ የመንገድ ላይ ምግቦች በጣም እኔ ባለሁበት አካባቢ እየተስፋፉ ናቸው። ስለዚህ እነዚህ ምግቦች በጥራት እና ጊዜዬን በመቆጠብ በጣም ጥሩ ነው። ቤት ባለሁ ጊዜ ሌላ ሌላ ስራዎችን በማንበብ፣ በጥናት በማጥናት ስለማሳልፍ የስራ ሰዓቴ ሲደርስ ወዲያውኑ እነዚህ የመንገድ ላይ ምግቦች በሚያዘጋጁ ቦታዎች በመሄድ እነዛን የመንገድ ላይ ምግቦችን በመመገብ ወደ ምንሰራበት መስሪያ ቤት በፍጥነት ወደዛ እሄዳለሁ ማለት ነው። ይሄን ጥያቄ ስለጠየከኝ በጣም አመሰግናለሁ። እሺ

የጎረቤቶቼን ድምጽ ትሰማለህ ብለህ ለጠየቀኝ ጥያቄ ምላሽ ለመስጠት ነው። አዎ ቤቶቼን ማንኛውንም ድምፃቸውን መስማት እችላለሁ። እኔ ያለሁበት እኔ ጎን በመሆናቸው ምክንያት ማንኛውንም መግባም የምንግባባበት ቋንቋ ድምፃቸውንም መስማት እችላለሁ። እንነጋገራለን እናወራለን የተለያዩ ሀሳቦችን እንቀያየራለን ስለዛ ድምፃቸውንም እሰማለሁ። ማንኛውንም ጥያቄ በጠየቁኝ ሰዓት ምላሽ እሰጣቸዋለሁ ማለት ነው። ስለዚህ እኔ የጎረቤቶችን ድምጽ በተለያዩ ምክንያቶች ቅርብ በመሆኔ ምክንያት እሰማለሁ ማለት ነው። ይህን ጥያቄ ስለጠየቅኸኝ አመሰግናለሁ። ክብር ጥያቄዎችንም ለመመለስ ዝግጁ ነኝ ማለት ነው።

አዎ ስጦታ መስጠት ለሰዎች በጣም ያስደስተኛል ምክንያቱም ስጦታ ስሰ መስጠት እንደ ባህላችን ስለሚቆጠር በአቅሜ መስጠት የምችላቸውን ነገሮች ለሰዎች በመስጠት ደስታቸውን እንደ ደስታዬ በመካፈል። እንደ ባህላችንም። ስጦታ መስጠት እንዲሁም ስጦታ መቀበል በጣም የሚያስደስትና። አብዛኛው ጊዜ በበዓላት ጊዜ እንዲሁም የምርቃት የምርቃት ጊዜ በትምህርት ትምህርታችንን በዲግሪ በዲፕሎማ በጨረስን ወቅት የተለያዩ ስጦታዎችን እንሰጣጣለን። በሰርግ በሰርግ ስነስረዓት ስጦታ መሰጣጣት ትልቅ እንደ ባህል ስለሆነ። ለሚስትየው ባልየው ይሰጣትና ብዙ ልብሶችን ፍቅሩን የሚገልጽበት በዛ ወቅት የተለያዩ ስጦታዎችን ይሰጣል። ያ የስጦታ አንድ ፕሮግራም ነው ራሱን ችሎ። ስለዚህ ስጦታ መስጠትም መቀበልም በጣም የሚያስደስትና ሊበረታታ የሚችል። በአለም አቀፍ ደረጃ ብዙ አገር ላይ የሚገኝ የስጦታ መስጠትን መቀበልን። ይሄ በጣም ሊለመድና ሊቀጥል የሚገባ መሆኑን አምናለሁ። ደስ ይላል።

አዎ ልብሶቼ በስርዓት የተቀመጡ ናቸው። ልብሶቼን ከማጠቤ በፊት የቆሸሹትንና ያልቆሸሹትን በመለየት የተለያዩ ቦታዎች ነው የማስቀምጠው የቆሸሸውን ቅርጫት ውስጥ አስቀምጣለሁ ያልቆሸሸውን ደግሞ ለብቻ ተጣጥፎ ተተኩሶ ነው የማስቀምጠው። ልብሶችን በአግባቡ ማስቀመጥ ያስፈልጋል። የቆሸሸና ያልቆሸሸ በመለየት የቆሸሸውን የተለየ ቦታ በማስቀመጥ እንደዛ ነው የማደርገው። እኔ የራሴ ልምዴ ነው ሰዎችም እንደዛ ያደርጋሉ ብዬ ነው የምገምተው። የቆሸሸውን በቅርጫት ውስጥ በማስቀመጥ ያልቆሸሸውን ደግሞ እንዳይቆሽሽ በቁም ሳጥን ውስጥ በማስቀመጥ በምንፈልገው ጊዜ ንጹ የሆነ ልብስ ለማግኘት ቁም ሳጥን ውስጥ አስቀምጠን ከዛ በኋላ አውጥተን እንለብሳለን ሲቆሽሽ ደግሞ ለይተን ከንጹህ ለይተን እናስቀምጠዋለን ማለት ነው። እኔም እንደዛ ነው ማደርገው ይሄን ጥያቄ ስለጠየከኝ አመሰግናለሁ።

የድምጽ መልእክት ትልካለህ ለሚለው ጥያቄ አወ የድምጽ መልእክት እልካለሁ። አንዳንድ ጊዜ በሶሻል ሚዲያዎች ላይ በማህበራዊ ሚዲያዎች ማለት ነው በማህበራዊ ሚዲያዎች። ለምሳሌ እንደ ቴሌግራም ዋትሳፕ የመሳሰሉት ላይ መልእክቶች በጽሁፍ ተልእኮ በጽሁፍ ተልእኮ የማይገባኝ ከሆነ ያ ጥያቄ ቀጥታ በቮይስ ወይንም በድምጽ መልእክት እልካለሁ ማለት ነው። ያ የድምጽ መልእክት በደንብ እንዲገባቸው እና እንዲረዱ በማሰብ ነው። ስለዚህ የድምጽ መልእክት እልካለሁ ማለት ነው። የድምጽ መልእክት በአብዛኛው ጊዜ እጠቀማለሁ እነዚህ ማህበራዊ ሚዲያዎች ላይ ማለት ነው። የድምጽ መልእክት በጣም በቀላሉ ስልክ ሳትደውሉ ያንን መልእክታችሁን ሀሳባችሁን ለምትደዉሉለት ማስተላለፍ ለምትፈልጉት ሰው በደንብ አብራርታችሁ ለመንገር በጣም ይጠቅማል ማለት ነው። የድምጽ መልእክት ደጋግሞ ያኛው ሰው ተቀባዩ ሰውዬ በደንብ ማዳመጥ ይችላል። ስለዚህ የድምጽ መልእክት በጣም ጠቃሚና በጣም አስፈላጊ ነው ወጪም ቆጣቢ ነው ብዬ አስባለሁ። ይሄን ጥያቄ ስለጠየከኝ በጣም አመሰግናለሁ። ቀጣይ ጥያቄዎችን ለመመለስ እና ዝግጁ ነኝ። አመሰግናለሁ።

መታጠቢያ ቤት ውስጥ ትዘምራለህ ብለህ ለጠየከኝ ጥያቄ አዎ። መዘመር ደስ ይለኛል ሰውነቴን ስታጠብ መታጠቢያ ቤት ውስጥ ስገባ መዘመር እወዳለሁ። ጥሩ ጥሩ የድሮ ትዝታዎችን ሚፈጥሩ ሙዚቃዎችን እየዘፈንኩኝ እየተዝናናሁ እታጠባለሁ ማለት ነው። በመታጠቢያ ቤት ውስጥ የማሳልፈው ጊዜ በጣም ደስታን ይፈጥርልኛል። ደስ ይለኛል።

ምን ያህል ስብሰባ ታደርጋላችሁ ብለህ ለጠየከኝ ጥያቄ ምላሽ መስጠት እፈልጋለሁ። እኔ ስብሰባ የማደርገው ከሰራተኞቼ ጋር በሳምንት አርብ አርብ አርብ ሁል ጊዜ ስብሰባ እናደርጋለን ይሄ ስብሰባ። ያጋጠሙንን ችግሮች ለመፍታት ይረዳናል ያጋጠሙንን ችግሮች እንጠቅሳችኋለን እነዛን ችግሮች ለመፍታት ምን ያህል ጥረት ያስፈልጋል የሚለውን እንወያያለን። ከሁሉም ሰራተኞች ያሏቸውን ሀሳቦች ወደ አንድ ቦታ ሀሳቦቹን እናመጣና ሁሉም ሰራተኛ አንድ አይነት ሀሳብ እንዲኖረውና አንድ አይነት ውጤት ለማምጣት እንዲረዳን። ሀሳባቸውን እንቀበላለን የአንዱን ሀሳብ አንዱ ሀሳቡን ይደግፋል የአንዱ ሀሳብ ውድቅ መሆን ካለበት ከምክንያት ጋር ከነ ምክንያቱ እንገልጽና ሀሳባችንን ቃለ ጉባኤ በመያዝ እናጸድቃለን ማለት ነው። በሳምንት አርብ አርብ ሁል ጊዜ ስብሰባ እናደርጋለን ይህ ስብሰባ ለድርጅታችን በጣም ጠቃሚ ነው ብለን እናስባለን። ለየት ያሉ ሌሎች ጥያቄዎችም በዛው የተለየ አጀንዳም ካለ እንቀበላለን ለቀጣይ አርብ። አጀንዳዎችን ተቀብለን ቀጣይ እንሰበሰብበታለን እንደዚህ እያደረግን የድርጅታችን ችግሮችን የምንፈታበት ስብሰባ ነው ማለት ነው ስብሰባ ሁል ጊዜ እናደርጋለን ማለት ነው። ስለጠየከኝ በጣም አመሰግናለሁ። ቀጣይ ጥያቄዎች ካሉ ለመመለስ በጣም ዝግጁ ነኝ አመሰግናለሁ።

ምንድነው? የምትወደው ቀለም ብለህ ለጠየከኝ ጥያቄ እኔ ቢጫ ቀለም ነው የምወደው አብዛኛው ጊዜ ቢጫ ከለሮችን ቢጫ ቀለም በጣም እወዳለሁ ቢጫ ቀለሞችን በጣም ደስ ይለኛል። ተስፋን ይሰጠኛል ማለት ነው። ቢጫ ቀለም በጣም ከምወዳቸው ከሁሉም ቀለማቶች አንዱ ቢጫ ቀለም ነው። ሌሎች ደግሞ የተለያዩ ሌሎች ሰዎች ደግሞ አብዛኛው ጊዜ ሴቶች ሮዝ ቀለምን ይወዳሉ ተብሎ ይገመታል። እኔ ቢጫ በጣም እወዳለሁኝ ቢጫ ቀለም በጣም ደስ ይለኛል ተስፋን ይሰጠኛል ማለት ነው። ይሄን ጥያቄ ስለጠየከኝ አመሰግናለሁ።

አዲስ አመትን እንዴት ታከብራለህ? ተብሎ ለተጠየቀው ጥያቄ እኔ አዲስ አመትን እማከብረው ከቤተሰቦቼ ጋር በአንድ ቦታ ተሰባስበን። የኢትዮጵያ ባህላዊ ምግብ ዶሮ የሚባለውን ይታረድና ዳቦ ይጋገራል ባህላዊ ዳቦ ቤት ውስጥ የሚሰራ ዳቦ ይጋገራል እ ችቦ እናበራለን። እና አዲስ አመትን በዚህ ሁኔታ ደስ በሚል አዲስ ልብሶች ለልጆች ይገዛል። ያ አዲስ ልብስ ለብሰው በአዲስ አመት አዲስ መንፈስ አዲስ አስተሳሰብ ይዘን ደስ በሚል ሁኔታ። በአካባቢያችን የሚታዩ አበባዎች ቢጫ አበባዎች ይበቅላሉ እና ደስ የሚል ተፈጥሮ የሚለመልምበት አዲስ አመት ላይ ስለሆነ አዲስ አመት በጣም ትልቅ ተስፋን የሚሰጥ በመሆኑ። አዲስ አመትን ደስታ በሚፈጥር መልኩ ከቤተሰቦቻችን ጋር ተሰብስበን ምናከብረው በጣም ከምወዳቸው ባህል ውስጥ አንዱ ነው። አዲስ አመት በጣም ነው ደስ የሚለኝ በጣም ነው ምወደው አዲስ አመት። እንዴት እንደማከብር ስለጠየከኝ በጣም ደስ ብሎኛል ሌላ ጥያቄዎች ካሉ። ለመመለስ ዝግጁ ነኝ አመሰግናለሁ።

የቤት ጣሪያ ከምንድነው የተሰራው ብለህ ለጠየከኝ ጥያቄ ምላሽ ለመስጠት የቤት ጣሪያ የተሰራው ከችፑድ ከሚባል ከ ሚባል የተሰራ ስለሆነ ይሄ ችፑድ ማለት ከእንጨት ፍቅፋቂ የተሰራ ነው። ዳር ዳሩ በእንጨት የተመታ እና በጣም ምቹ የሆነ የሚያምር ነጭ ቀለም የተቀባ የኮርኒስ ሲሆን እኔ በጣም እወደዋለሁኝ ከለሩም በጣም ደስ ይለኛል። ችፑድ ማለት ከጥቃቅን እንጨቶች ስብርባሪዎች በፋብሪካ ተሰርቶ የቀረበ ግብአት ነው። ቆርኒስ ከተለያዩ ነገሮች ሊሰሩ ይችላሉ የፕላስቲክ አለ። ከጄሶ የሚሰራ አለ። እና ከተለያዩ ነገሮች የሚሰሩ የኮርኒስ አይነቶች አሉ። እኔ በጣም የምወደው ይሄ ከእንጨት የተሰራው ሙቀትን የሚሰጥ ስለሆነ የተለያዩ ነገሮች እንዳይገቡ ይረዳናል። በጣም አመሰግናለሁ ይሄን ጥያቄ ስለጠየቀኝ

ፍየል አይተህ ታውቃለህ ለሚለው ጥያቄ ፍየል አዎ አይቼ አውቃለሁ እንዲሁም በእኔ አካባቢ ፍየል ለመግብነት የሚውል የቤት እንስሳ ነው። ፍየል የፍየል ስጋ በጣም ተወዳጅ እና። በጣም ተፈላጊ ነው ምክንያቱም። ሰዎች በእኔ አካባቢ የፍየል ስጋ ለምግብነት በአብዛኛው ይጠቀማሉ እንደ ጤና ይሰጣል በሚል ይታመናል። አበት በዓል በሆነ ጊዜ የተለያዩ ዝግጅቶች ሰርግ ልደት የመሳሰሉ። ዝግጅቶች ሲሆኑ ፍየልን አርዶ ለምግብነት በቀል በጣም ተወዳጅና ጣፋጭ የስጋ አይነት ነው። ስለዚህ የፍየል ስጋ በጣም ተወዳጅና ተፈላጊ መሆኑን ነው የማውቀው። ስለዚህ ፍየል ከቤተ እንስሳት ውስጥ በጣም ተወዳጅና ለሰዎችን የሚቀርብ እና አሳድጎ እንዲሁም አርብቶ። ለምግብነት ለማድረግ በጣም ቀላል ነው። ይሄን ጥያቄ ስለጠየቀኝ አመሰግናለሁ።

ማዕድ ትጠቀማለህ? ተብሎ ለተጠየቀው ጥያቄ ለመመለስ ማዕድ እጠቀማለሁ ማዕድ አብዛኛው ጊዜ በቤቴ በማዘጋጀት ነው ምጠቀመው ይ ለቁርስ፣ ለምሳ እንዲሁም ለእራት እ ማዕድ በቤቴ ውስጥ በማዘጋጀት እጠቀማለው። እ ምክንያቱም እ ማዕድ ከቤት ውጪ ስትጠቀም ዋጋው በመ በጣም በመወደዱ ምክንያት እ የዋጋ ትልቅነት ስለሚያሳይ በቤት ውስጥ በማዘጋጀት ነው የምትጠቀመው። እ ማዕድ እ በቀላሉ ለማዘጋጀት ይቻላል። የሚያስፈልጉትን ከገበያ አ በመግዛት እ ቤት ውስጥ ማዘጋጀት እንችላለን እና በጣም ቀላል ነው። እ ማንኛውም ሰው እ ቤት ውስጥ ማዘጋጀት ይችላል። ቤት ውስጥ ማዘጋጀት ካልቻለ ከውጪ መጠቀም ይችላል ማለት ነው። ስለዚህ ይሄን ጥያቄ ስለጠየቀኝ በጣም አመሰግናለው። ሌሎች ጥያቄዎች ካሉ ለመመለስ በጣም ዝግጁ ነኝ አመሰግናለው።

አብዛኛው ጊዜ ከስራ ከወጣሁ በኋላ ወደ መዝናኛ ቦታዎች እሄዳለሁ እነዚህ መናፈሻ ቦታዎች። እኔ ከስራ በኋላ ስወጣ ትንሽ እረፍት የማደርግባቸው ቦታዎች ናቸው። እንዲሁም ቅዳሜና እሁድን ጨምሮ ወደ ማታ እነዚህ መናፈሻ ቦታዎች በመሄድ የተለያዩ ነገሮችን እንደ ለስላሳ እንደ ትኩስ ነገሮች እየተጠቀምኩኝ እራሴን አዝናናለሁ ማለት ነው። ከፍተኛ የስራ ጫና ሲኖር አልፎ አልፎ ወደ ማታ እነዚህ አይነት ቦታዎች በመሄድ መዝናናትና መናፈሻ ቦታዎች በመሄድ እራሳችንን ማዝናናት ያስፈልገናል። ስለዚህ ጠቃሚ ነው ብዬ እገምታለሁ። እንዲህ አይነት ጥያቄዎችን ስለጠየከኝ በጣም አመሰግናለሁ። ቀጣይ ጥያቄዎችን ለመመለስ በጣም ዝግጁ ነኝ። አመሰግናለሁ።

የተለያዩ መሳሪያዎችን እጠቀማለሁ። እነዚህ መሳሪያዎች ህይወቴን በቀላሉ ሊያቀሉልኝ የሚችሉ ጊዜዬን ሊቆጥቡልኝ የሚችሉ መሳሪያዎችን እጠቀማለሁ። ለምሳሌ የፀጉር ማስተካከያ በቤት ውስጥ እጠቀማለሁ። ምግብ ለማብሰል ስቶቭ የመሳሰሉትን ምድጃዎች የኤሌክትሪክ ምድጃዎችን እጠቀማለሁ። እንዲሁም የተለያዩ ምግቦችን ለመስራት የተለያዩ ጊዜ ለመቆጠብ ሚረዱኝን መሳሪያዎች እጠቀማለሁ ማለት ነው። ይህ ህይወትን ያቀላል ጊዜን ይቆጥባል ብዬ አስባለሁ። አመሰግናለሁ።